ለማስወጣት ተስፋ እያደረኩ ነው ለሁለት አመታትም ረካባዊ ሁኔታ ሰርቻለሁ ጠንክሮ እሰራለሁ ሁሌም ጠንክሮ እፈጽማለሁ አለቃለሁ አስተያየትም ያመሰግናል ግን መጠበቅ አለብኝ ውሳኔውን ቀርቧል እንዲሆንም ጊዜውን ተጨናንቄያለሁ። ምናልባትም ሌላ እጩ የተሻለ ነገር ግን ቴክኖሎጂ። ተማርኩ ይህን እድልን ለእኛ አስፈላጊ ነው ውጤቱን በቅርቡ እሰማለሁ። ምን? ምንም እንኳን ምንም ቢሆን መስራት እቀጥላለሁ። ስለዚህ የማስተዋወቅ ተስፋ እያደረኩ የማስተዋጠት ተስፋ እያደረኩ ለሁለት አመታት ረካቢ ሆኛለሁ። ሰርቻለሁ ጠንክሬያለሁ ሁሉንም ጠንክሮ ፈጽማለሁ አለቃ አስተያየትም ያመሰግኑኛል እናም ግን መጠኑ አለብኝ ውሳኔ ቀርቧል። እኔ ላይ ውለታ አለ

የቪዲዮ ጥራት አሁንም የተለመደ ናቸው ከቤተሰብ ጋር ለማግኘት እጠብቃለሁ ፌታቸውን ማየት ደስ ይለኛል በስልክ ብቻ ከማወቅ ከማውራት የተሻለ ነው። እንዲሆንም ጊዜ የሰራ ስብሰባዎችን በቪዲዮ ናቸው። ሁሉንም ከስራ ቤት እየሰሩ ይሆናል። ጥሩ በይነመረብ ግንኙነት ያስፈልጋል አንድን ጊዜ ግንኙነት ይቆራርጣል ወይንም ድምጽን መግዛት ይኖራል ግን በአጠቃላይ ይሰራል። ቴክኖሎጂ ርቀትን ያሳንሳል ሰዎችም በእይታ ማየትም ግንኙነት ያጠናክራል። ይህ ዘመናዊ ትክል ሲሆን አንዳንድ ጊዜም ግንኙነትም ይቆራረጣል ወይንም ድምጽም መዘግየት ይኖራል። ግን በአጠቃላይ ይሰራል ቴክኖሎጂ ርቀትም ያሳንሳል ሰዎችን በእይታ የማየትም ማግኘት ያጠናክራል። የዘመናዊ ህይወት አካል

ሶ እንቅልፍን ልምዱ ጥሩ አይደለም ብዙ ጊዜም ዘግቼ እተኛለሁ። ፊልም እመለከታለሁ ወይም አነባለሁ ከዚያም የመነሳት ከባድ ይሆናል ማለዳ ላይ። በጣም ጣፋጭ አደከማለሁ ደክማለሁ ቡናዬም ያስፈልገኛል። የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮችም ስምንት አይነት ይመክራል ግን። እኔ ስድስት ያህል እተኛለሁ በቂ አይደለም። ስልኬ ባታም በፊትም ማስቀመጥ አለብኝ። እንቅልፍም ጤንነት አስፈላጊ። ይህን መለወጥ እፈልጋለሁ። በእረፍት የተሻለ ሶ እሰራለሁ። ሶ ግን እኔ ስድስት ሰዓት ያህል እተኛለሁ በቂ አይደለም። ስልኬ ባታም ባታም በፊት ማስቀመጥ አለብኝ። እንቅልፍን ጤነኛ አስፈላጊ ነው

ፀጉሬን ለመቁረጥ ጊዜ ደርሷል የወረዱ ይሄዳሉ በመስተካከል ያስፈልገዋል የፀጉርም አስተካካይም ጥሩ ናት ምን እንደሚፈልግ ታውቃለች። አንድ ጊዜም አንድ አንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች ከዚያ ትቆርጠዋለች በመስተዋትም እመለከታለሁ። በዙሪያውን ሴቶችም ሌሎችም እየታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወት ስለ ህይወት እና ስራ እናወያያለን። የሳሎት ጊዜ ማረጋጊያ ነው። ከዚያም ፀጉሬ ደስ ይለኛል ንፁህና መስተካከል ተሰምቷል። ስለዚህ ሁላችንም እንነጋገራለን ስለ ህይወትም ስራም እንወያያለን። የሳሎን ጊዜ ማረጋገጥ ነው። ክፍያውም ጸጉሩ ደስ ይላል

በየሰአቱ ቤተሰብ እደውላለሁ ከቤት እድርጌ ስለምንኖር። አናገራለሁ እና እናቴ ሁሌ በደስታ ትመለከታለች ስለ ሁሉንም ነገር ትነገረኛለች ትነግረኛለች አባቴንም መልስ ይሰጣል እህቶቼም ደስ ይላቸው ይነጋገራሉ እናቃሳለን። ስለ አዲስ ነገሮችም እንነጋገራለን። የቤቱ ወሬዎች እሰማለሁ። አንዳንድ ጊዜ ናፍቃኛለች ግን ድምፆቻቸውን መስማት ያስደስተኛል። እንዲሆንም ሁሉንም ነገር እንዲሆንም እንደሆነ እረዳለሁ ግንኙነቱም በጣም አስፈላጊ ነው። ቤተሰቡን ሁሌም በልቤ ውስጥ ናቸው። ስለዚህ የመስማት ያስፈልገኛል። እዚህም ሁሉንም ነገር እንዲህ እንደሚሆን እረዳለሁ ግንኙነት በጣም አስፈላጊ ነው። ቤተሰብም

በቪዲዮ ጥሪው አሁንም የተለመዱ ናቸው። ቤተሰቦችም ጋር ለማግኘት እጠቀማለሁ። ፊታቸውን ማየት ደስ ይለኛል። በስልኬ ብቻ ከማውራት የተሻለ አንዳንድ ጊዜ የስራ ስብሰባዎችም በቪዲዮ ናቸው። ሁሉንም ከሰራ ቤትም ሲ እየሰሩ ሲሆኑ ሲ ይሆናሉ። ጥሩ በይነበረብ ግንኙነት ያስፈልጋል። አንድ ጊዜ ግንኙነት ይቆራረጣል ወይንም ድንጽም መዝጋት ይኖራል። ግን በአጠቃላይ ይሰራል። ቴክኖሎጂ እርቀትም ያሳንሳል ሰዎችም በእይታ ማየትም ማግኘትም ያጠናክራል ይህ ዘመናዊ ህይወት አካል ነው። ስለዚህ አንዳንድ ጊዜም የስራ ስብሰባዎችም በቪዲዮዎች ናቸው። ሁሉንም የስራ ቤትም እየሰሩን ናቸው። ጥሩ ወይነ መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነት ይቆራረጣል።

ዛሬ ምሽትም የፊልም ምሽት ነው ጓደኞቼም ይመርጣሉ አንድ ስንት ፊልም መምረጥ አለብኝም ምናልባትም አስቂኝም ሊሆን ይችላል እና ምናልባትም አስቂኝ ወይም ድራማ ፓፕሮኮርን ማዘጋጅም ይጀምራል መምጣትም አዘጋጁም ሁሉንም ሁሉንም በሶፋ ላይ እንቀመጣለን መብራትንም እናጠፋለን በትልቅ ስክሪንም እንመለከታለን አንድን ጊዜ እናስቀዳለን አስደሳች ክፍሎች ላሽ እንወያያለን። ፊልሙን ካለቀ በኋላ እንነጋገራለን ምን እንደሚያየው እንደምናጋ እናጋራለን እና የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞች ጋር ጊዜ ማስተላለፍ ይበልጣል። ስለዚህ መጠጦችም አዘጋጅቻለሁ። ሁሉንም ተስፋ ፋፋ ነው ኦንወያያለንአለን ፊልምም አለቀ በኋላ

የንግድ አውታር መረብም ዝግጅትም ላይ ነበሩ ብዙም ባለሙያዎችም ተሰበስበው አንድም ሰውንም መጠቀም እድል ነው። በመጀመሪያም ትንሽ ፊራሁን። ወደ አንድ ጊዜም ቀረብኩ ራሴንም አስተዋወቅኩ ስላሰራሁም ተገናኝቻለሁ ሌሎችንም ስለእነሱም ነግሬያችኋለሁ። ነግረውኛል። የንግድ ካርታዎችን ለመለዋወጥ የሚገርመው የሙያ አጋጣሚዎች ሰማሁ አንዳንዶችም ምክርም ሰጥቻለሁ። የመገናኛ ግንኙነት መፍጠርም ያስፈልጋል። ምናልባትም ለወደፊት መተባበር እንችል ወይም እድል። ዘንድ የሰራሁትም አውታር መረብም ለእያንዳንዱ አስፈላጊ ነው። ሶ የመናገር ሌሎችም ስልኩም ነበሩም አንዳንድ እና ካርታዎች የተለያዩም የሚገርሙ ባለሙያዎችም እንዲሆን

ለእለት ምሳ ጊዜም መጣ በቢሮ እወጣለሁ አንዳንድም ጊዜም በካፌና እበላለሁ ዛሬም የቤትም አምጥቼ ነው እናቴ እንጀራ እና ወጥ ፈጥራለች የማይሞክር ክሮፔ እሞቃለሁ። ወደፊት ወደ ሆዷ ቦታም ተቀምጫለሁም ባልደረቦቼም አብረን እንበላለን። ለተለያዩ ነገሮችም እንነጋገራለን። አንዳንዶቹም ስለጋጠመው ስለጋጠመዋቸው ነገር ይዘክራሉ። ሌሎችም ለቀልዶችም ይነጋገራሉ። ይህንም የእረፍት ጊዜ ነው። ሰዓት አንድን ስላልባላት ከዚህ ወደ ወደ ስራ እንመለሳለን። የምሳም ጊዜም አስፈላግ እረፍት ነው። ስለዚህ ሰዓት አንድ ስል አለብን። ከዚህ ወደ

ፍሮም አንድሮይድስ የማህበራዊ ሚዲያ እረፍትም እወስዳለሁ ጊዜም እየወሰድኩ እየወሰደብኝ ነው። ሁሉንም እወያያለሁ እገናኛለሁ ሌሎችንም እንዳደረጉ እያየሁ ይህንን የአእምሮ ጤና ላይ ይጎደላል። ተግበራዎችን ሰር ሰርዝጃለሁ። አንዳንድ ወር መሞከር እፈልጋለሁ የህይወት የእውነተኛ ህይወት ግንኙነትም እየተኮራለሁ። እተኮራለሁ ከእውነተኛ ሰዎችም ጋር አነጋገራለሁ። መድሃ መጽሐፍ ማንበብ እችላለሁ። በአትክልት መሰረት እችላለሁ። ጊዜውም የተሻለ ነገር እጠብቃለሁ መጀመሪያም ከባድ ይሆናል። ግን ይከው ምን ሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያውን መሆን

ሶ ዛሬ ምሽትም የፊልም ምሽት ነው ጓደኞቼም ይመጣሉ አዲስን ፊልምም መምረጥ አለብኝ። ምናልባትም አስቂኝም ወይም ድራማ ፖኬትም ማዘጋጀት እንችላለን። ምናልባትም አስቂኝም ድራማ ሊሆን ይችላል ማዘጋጀት ጀምረናል መምጣቶችም አሉ። ሁሉንም በሶፋ ላይ ማዘጋጀት ነው እንቀመጣለን። መብራትም እናጠፋለን በትልቅ ስክሪንም እንመለከታለን። አንድ ጊዜም እናስቀዳለን። አስቂኝ አስደሳችም ክፍሎችም ላይ እንወያያለን። ፊልሙም ካለቀ በኋላ እንነጋገራለን። ምን እንደወሰደን እናጋራለን። የፊልም ምሽትን መዝናናን ጊዜም ናቸው። ከጓደኞቻችን ጋር ማሳለፍ እንወዳለን እንዝናናለን እንጫወታለን። በተረፈ ጊዜያችን ደግሞ እንጠያ

እሺ ስልኬ ስልኬን በጣም እጠቀማለሁ ሁሌም እፈትሻለሁ እና የማላዳም ምን ምን ምን ገና ነቅቼ እመለከታለሁ ማህበራዊ ሚዲያ መተግበሪያዎችም እከፍታለሁ ወዳጆችም ምን እንዳደረጉ አያለሁ። ኖፕ መመልከት መልእክቶችንም እመለከታለሁ ሰዓትም ያሰልፋሉ። ይህንም ጤናማ አይደለም ሌሎችንም ነገሮች ማድረግ አለብኝ። እንደ ማንበብ ወይንም የአካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል ያስገርፈኛል አስተያየቶችም ማንበብ እወዳለሁ። ቪዲዮዎችም እመለከታለሁ የስልኬን ጊዜ መጠቀም አለብኝ ተጠቃሚ መሆን እችላለሁ። ሚዛን ማግኘት ያስፈልጋል በስልክ ጠቃሚ ናቸው

ለደንቦኞች አቀራረብ እያዘጋጁሁ ነው በመጪውንም ሳምንትም ይሆናል። ስላደረቦቼ ማዘጋጀት አለብኝ። መረጃ በግልጽ መቅረብ አለበት። ምስሎችንም ግራፎችንም ያስፈልጋሉ። በድንጽም ከፍ አድርጌ ለመመድ። መለማመድ አለብኝ። በራስ መተማመንም ማሳየት አለብኝ። ጥንቃቄም መመለስ በጥንቃቄ መመለስ እችላለሁ። የቡድኑም አባላት ሊያዘጋ ያግዙኛል አስተያየቶቻቸውን እጠይቃለሁ። አቀራረቡን እናሻሽላለን። በበዓሉም በጣም አሳሳቢ ነው። ግን መዘጋጀትን አለብኝ። ደንቦች ደንበኞች ሙያቸውን እንደምናመሰግነው ማየት አለባቸው

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙም ጊዜም እየወሰድኩኝ ነው። ሁሉንም እያወዳደርኩ እገኛለሁ ሌሎችንም ምን እንደሚደረጉ እያየሁ ይህንን የአእምሮ ጤና ላይ ይጎዳል። በመተግበሪያዎቹም ሰርቻለሁ ለእያንዳንዱ ወር መሞከር እፈልጋለሁ። እውነተኛ ህይወትም አግኝቻለሁ አተኩራለሁ። ከእውነተኛ ሰዎች ጋርም እነጋገራለሁ። መጽሐፍም ማንበብ እችላለሁ። በአትክልት መሰረት በአትክልት መሰረት እችላለሁ። ጊዜዎችን ለተሻለ ነገር እጠቀማለሁ። መጀመሪያም ከባድ ይሆናል ግን ይኸው መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለብኝ።

የስራ ጊዜ ገደብም ይቀርባል ውጤትም እየጨመረ ነው ብዙም ነገሮችን ማጠናከር አለብኝ። ዘግይቼም እሰራለሁ ቡናም መጠጣትም እጨምሮ። እጨምራለሁ አእምሮም ሁሌም። አእምሮም ሁሌም ዝግጁ እሰራለሁ ቡናም እጠጣለሁ አእምሮም ሁሉም እየሰራ ነው። ትኩረትም ማድረግ አለብኝ። የስራ መስክ መልእክቶች አላየሁም። ሁል ጊዜ ስራ ላይ ነኝ። ባለደውረሮችም እንዲሆኑም ናቸው እርሱም በእርሱ በእርስ እናበረታታለን። ትንሽ ጊዜም ይቀረናል። በደንብ መሰረት አለብን መስራት አለብን። ስህተቶችም ስህተቶችም መኖር አትችሉም። ጊዜም ሲደርስም እፎይታ እፎይታ ይሰማል። ግን መታገስ አለብኝ።

ቅዳሜ በዓል ይቀርባል። ምን ላደርግ እያሰብኩ ነው። የሳምንቱ ደክሜያለሁ፤ እረፍትም ያስፈልገኛል። ምናልባትም ጓደኞቼም አጋ አጋብዛለሁ። እንዲሆንም ፊልም እንመለከታለን። ወይንም ወደ መናፈሻ እንሄዳለን። የቤት እቃዎችም ላጸዳ እችላለሁ። ልብሱም ማጠብም አለብኝ። የታዘዝኩትም መጽሐፍ ማንበብ አለብኝ። እንዲሆንም የምግብ የአሰራር ማሞአከር ደስ ይለኛል። ጊዜውን ፈጣን ያስፈል ያልፋል። እረፍት አስፈላጊ ነው። ለሳምንት መልሶ ማሙላት መስራት አለብኝ። ስለዚህ ሁላችንም አብረን መስራት ይኖርብናል። እንዲሆንም እናንተም ብትሰሩ ትለወጣላችሁ። ለህይወታችሁም በጣም አስፈላ

ስለ ፀጉሬን ለመቁረጥም ጊዜም ደርሷል በየወሩም እሄዳለሁ ማስተካከል ያስፈልጋል የፀጉሩም አስተካካይም ጥሩ ናት ምንም እንደሚፈልግ ታውቃለች። አንዳንድ ጊዜም እንደ ስታይልም እሞክራለሁ መጀመሪያም ታጥበዋለች ከጊዜው ትቀረበዋለች። በመስተዋትም እመለከታለሁ በዙሪያዬንም ሴቶችንም ሌሎችንም እየታደሉ ናቸው ሁላ ሁላችንም እንነጋገራለን። ስለ ህይወትም ስና ስላ ስራ እንወያያለን። የሳሎንን ጊዜም ማረጋጊያ ማረጋጋት ነው። ስለዚህም ፀጉሬም ደስ ይለኛል። ንጹሁን መስተካከር ተሰንቶኛል እንዲሆንም እንደዛ አደርጋለሁ በየወሩ።

ጧትን ስነቃ በጣም ደስ ይለኛል። አዲስም ቀንም ጀመረኩ ነው። መጀመሪያም ቡና አጥባለሁ። ከዚያንም ቁርስ እበላለሁ። በግ በጠዋትም ጊዜም በጣም ጸጥታ ነው። ሞቅም ያለን ውሃ ታጥቤ እወጣለሁ። ከዚያንም ንጹህ ልብስ እለብሳለሁ። ህልም እና በጣም ንቁም ናቸው የእለቱም ስራ ሰርቻለሁ። ጥበቃም መያዝ አለብኝ። ይህንንም የእለቱ ትእለት ልምዱ ነው። እና ጥበቃም ጥሩም ማዘጋጀትም አለብኝ። እንዲህም የእለት ለት ጥበቃ ነው ጠዋትም ስነቃ በጣም ደስ ይለኛል። አዲስም ቀንም የጀመረ ነው። መጀመሪያም ቡናም እጠጣለሁ። ከዚያንም ቁርስ መበላለሁ የጧትም ጊዜ በጣም ጸጥ ያለ ነው። ሞቅ ያለ ውሃም ተጥቤ እወጣለሁ። ከዚያንም ንፁህን ልብስ እለብሳለሁ። አሞሬንም በጣም ንቁ ነው። የእለቱ ስራ ለመጀመር ደስ ይለኛል። ጠዋትም ላይም ኒቸር

በበአልም ሲመጣ ሁለቱም ደስተ ደስተኛ ይሆናሉ ቤተሰብም ሁሉም ይሰበሰባሉ አዲስም ልብሶችም እንገን እንገዛለን ፅገሬዳንም እንደ እንጀራ እናዘጋጃለን ቤቱንም እናጸዳለን አበቦችም እናስቀምጣለን ጎረቤቶችንም እርሱም በእርሱም ይጎበኛሉ ልጆችንም በጣም ደስ ይለውታል ሁላችንም አብረን እንበላለን ሀገራዊ ዘፈኖችንም እንዘፍናለን የቤተክርስቲያን ደወልም ይሰማል ሁሉንም ሰው በረከት ይለዋወጣል ይህም የበአል ጊዜ ነው በጣም ህይወት ይሞ ይሞላሉ እንዲሆንም ሁላችንም አብረን እንበላለን ሀገርን ጨፈችም እንዲሁም የቤተክርስቲያን ደወልም ይሰማል። ሁሉንም ሰው በረከት ይለዋወጣል። ይህንም የባህል ጊዜ ነው በባዕሉምም ህይወትም ይሞክራሉ። ያልሞከሩ ይሰጣሉ። የተቀበሉም ያካፍላሉ። ስለዚህ

አዲስ ነገር መማር ፈተና ነው ከጥቂትም ወራትም በፊትም እጀምራለሁ መጀመሪያም በጠዋትም ከባድ ነበር። ብዙም ስህተቶችም አሰራ ነበር ግን ቀስ በቀስም የተሻልኩ ነው። በየቀኑም ትንሽ አለማመድ አለማመዳለው መምህሬን ታግዛኛለች ኢንተርኔትም ላይም እመራለሁ። እንዲሆንም ጊዜም ተስፋ እቆርጣለሁ ግን እቀጥላለሁ ትንሽ ማድረጌ ሲኖረኝ ደስ ይለኛል። ትዕግስትም ያስፈልጋሉ አሁንም የተሻለ ሆኗል። እንዲሆንም ሌሎችም ለውደፊቱ እረዳለሁ። ያንን ነገር ከባድ ነበር። ግን ስህተቶችንም አስራ አስራ ነበር ግን ሁለንተናም ቀስ በቀስም የተሻልኩ ነበር። በየቀኑም እሄዳለሁ በየቀኑም እማራለሁ በየቀኑ እረማመዳለሁ። አሁንም የተሻለው እሆናለሁ። ያን ነገር ማድረግ አለብኝ እናም እናንተኛም አዲስም ችሎታዬ

ልብስ ልብስም ማስጣትም አለብኝ ያንን ነገር ማድረግም አለብኝ። ልብስም ማስጣትም ቀንም ሁሌ ረቡም ነው ቆሻሻም ልብሶችንም እሰበስባለሁ በየቀለም። እለያያለሁ። ነጭም እና ቀለም የተለያዩ ናቸው በማሽንም አጥባለሁ። እያመንኩም ውሸትም መሸት መረጃም አስፈላጊ ነው። ደረቅ ሳይሆንም በገመል ላይም እሰቅላለሁ። ፀሀይም ያደርቀዋል ሽንታቸውንም ደስ የሚል ሽታቸውም ደስ የሚል። ከደረቅ በኋላ ከደረቀ በኋላ እቀባለሁ። እቀብላለሁ እቀበላለሁ እንዲሆንም ልብሶችንም አለበደባለሁ እለበደባለሁ ንጹህም ልብስም መልካም ስሜትም ይሰጣል። ይህንም የሳምንቱ ተግባር ነው። ሁሌም ማድረግ አለብኝ።

ከመንገድ ላይም ምግብ መግዛት እወዳለሁ ብዙም አማራጮች አሉ። ሳምቡሳም በጣም ጣፋጭ ነው። ሞቅ ያለ እና ክሪስፕ ነው። እንቁላልም ሳንድዊችንም ጠዋትም ላይም ጥሩ ነው። ፍሬሽንም ጁስም እገዛለሁ። ለአቮካዶ ወይንም ከማንጎ ሻጮቹም ፈጣን ናቸው በቀጥታ በፊትም ያዘጋጁታል። ዋጋውንም በርካታ ከጓደኞቼም ጋር አብረን እንገዛለን። የመንገድም ምግብ ልዩ ጣዕም አለው። በቦታም ይገናኛሉ ይህንም የተለመደ ልምድ ነው። ወይንም ጫ ጫ ሻጮቹም ፈጣን ናቸው በቀጥታም በፊትም ያዘጋጁታል። ዋጋም በርካታም ነው ጓደኞቼም አብረን እንገዛለን። የምን

ዛሬም ትራፊክም በጣም ይበዛል ለሰአትም ያህል እንቀሳቀሳለሁ መኪናም ረጅም ወረፋም እጠብቃለሁ ሁሉንም እየጨረስኩ ናቸው። ግን ማድረግ የሚችል ነገር የለም። ሰዎችንም እንዲሁም ያንን ንገረ ያናግሩኛል። ሌሎችንም ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይንም በጣም ትቀጣጥላለች ትላለች ሙቀትም ይበዛሉ። መዘግየትም ያበሳጨኛል። ለስብስብ ዘግቼ ደርሻለሁ መልእክትም መላክ አለብኝ። ትራፊክም ከተማውንም ችግርንም ተዘግቻለሁ ያስፈልጉኛል። መጨረሻንም እንቅስቃሴም ይሆናሉ በጣም ጥሩ ናቸው። እንዲሆንም የመጨረሻ

አፈጻጸምም ግምገማም ዛሬም ነው ትንሽ ትጉ ይሰማኛል አለቃም እኔም ጋር እቀመጣለሁ የማለፍም ሰባትም ወራትም እገመግማለሁ ምን ጥሩ ሰርቻለሁ የት የማሻሻል እችላለሁ አዎንታዊም አስተያየትም ተስፋ አደርጋለሁ። ግን ተገን የሆኑንም ነገሮችንም ሊኖሩ ይችላሉ አመሰግናለሁ። እና እቀበላለሁ ግን እንዲቀጥሉ አዘጋጀ እናዘጋጃለን የደሞዙንም ጭማሪ ሊኖር ይችላል። ወይንም ምናልባትም አዲስ ሚናዊዎችም ይህንም በእድገትም እድልም እርሶም መማር እፈልጋለሁ። ግልጽ ማግኘት አስፈላጊ ነው። በስራም ለመሻሻልም ቆርጬ ተነስቻለሁ። ቆርጌያለሁ

ፒተርም ዛሬም ችግርም አለው። በጣም ቀስታ መክፈቱም ረጅም ጊዜ ይወስዳል። መተግበሪያዎችንም ይቀዘግዛሉ በርግጥ አስጭን ቆኛል መረጃም አላጣም ብዬ ተስፋ አደርጋለሁ። መጀመሪያም እንደገና አስደመርኩ ይህንም አልረዳኝም። አሁንም በቲክኒክ ድጋፍ ልደውል የሞከርኩ ነው። ምናልባትም ቫይረስም ሊሆን ይችላል። ወይንም የአሮጊ እድሜ ምልክት ይህንን የኮምፒውተር የአምስት አመት ታት ነበረኝ። እንዲሆን ነው ማግኘት ጊዜ አይደለም። በመጀመሪያ ችግሩን መፍታትን እየሞከርኩ የቴክኖሎጂ ላይ በጣም ጥገኛ ነኝ። ሲሰራ ስንጠብቅ ምን ያህል

ኮምፒውተርም ዛሬም ችግርም አለው በጣም ቀስ በጣም መክፈት ረጅም ጊዜም ይወስዳል። መተግበሪያም ይቀዘቅዛል በእርግጥም እሰጨንቆኛል አስጨንቆኛል መረጃችንም አላጣንም። ተስፋም ብዙ ተስፋ አደርጋለሁ። መጀመሪያም እንደገና አስጀመርኩ ይህንም አልረዳም። አሁንም የቴክኒክ ድጋፍን ልደውል። እድሜ ምልክት ይደረጋል። ኮምፒውተርም ለአምስት መረጃ ጣልኩ። እንዲሆንም ማግኘትም ጊዜ እወዳለሁ። መጀመሪያም ችግሩንም መፍትሄንም እሞክራለሁ። በቴክኖሎጂ ላይ በጣም ጥገና ጥገ ጠጋኝ ነኝ። ሲሰራም እንጠብቅ

ገንዘብም መቆጣጥ መቆጠብ እየሞከርኩ ነው በየወሩ አቅጣጫ አለብኝ ትንሽም መጠንም መተው አለብኝ አላስፈላጊ ወጪንም መቀነስ። ጀምሬያለሁ የቤት ምግብም መብላትም መረዳት። ከምግብ ቤትም ላይን ለመብላት ውድ ነው። ወደ ገበያ ዝርዝር ይዤ ሄዳለሁ ተጨማሪም ነገሮችም። አልገዛም ባንክም ውስጥም ማስቀመጥ ደህንነቱ እየተጠበቀ ነው። የወደፊቱ እቅድም ማድረግ አለብኝ አንዳንድ ጊዜም ከባድ ነው። ግን አላስፈላጊ ቁጠባ ለነገ ተስፋ ይሰጠኛል ብዬም እኔም አምናለሁ። እናንተንም እንደዛ ብታደርጉ እመክራለሁ።

ስልኬ በጣም እጠቀማለሁ ሁሌም እየፈተሽኩ ነው። በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችንም እከፍታለሁ ወዳጆችንም ወደ መገናኛ አደርጋለሁ። ያንንም ሁል ጊዜ እሞክራለሁ በየቀኑ። አደርጋለሁ ያንን ነገር የማድረግ እድል ከፍተኛ ነው። እናም ወዳጆቼም እንደማደርግ እያየሁ ነው። መልእክቶችንም እየመለስኩ ሰዓታትን ያልፋሉ ይህንን ጤናማ አይደለም። ሌሎችንም ሌሎችንም ነገርም ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃትት እንቅስቃሴ ግን በስልኬ ያስፈልገኛል አስተያየት ማንበብ እወዳለሁ። ቪዲዮዎች እመለከታለሁ።

ዛሬም የቡድንም ስብሰባ አለብኝ ሁሉንም ስራተኛም እሰበስባለሁ። አዲስም ፕሮጀክትም ወይ የት አለብኝ አለቃም እየሰራ ክፍፍል። ያቀርባል እያንዳንዱም የተግባራት ሚና ያውቃል። ሀሳቦችም ትላቦችም እናቀርባለን አንዳንዴም ጥያቄም ይጠይቁታል ሌሎችንም የማረጋገጫችንም ይሰጡታል። ጊዜም ገደብም እጠብቃለሁ። መካከልም አለብኝ ትብብርም አላስፈላጊ ነገርም እርስ በእርስም ጠርቻለሁ በእርስም መደጋገፍም ያስፈልጋል። ስብሰባም ሰዓትን ይወስዳሉ። ግን ለጽዳትም እሁን ለግንኙነትም ከዚህም ወዲያም ስራም

ገንዘብ መቆጣ መቆጠብ እየሞከርኩ ነው በየወሩም አቅጣጫም አለኝ ትንሽም መጠንም መተው አለብኝ አላስፈላጊ ወጭ መቀነስ ጀምሬያለሁ የቤትም ምግብ መብላትም ይረዳል ከምግብ ቤትም ላይም ለመብላት ውድ ነው። ወደ ወደ ገበያም ይደርዝም ይሄጄ እሄዳለሁ። ተጨማሪም ነገሮችም አልገዛም ባንክም ውስጥም ማስቀመጥም ደህነቱ ይጠበቃል። ለወደፊት እቅድም ማድረግ አለብኝ አንዳንድም ጊዜም ከባድ ነው ግን አላስፈላጊ ቁጠባ ለነገ ተስፋ እሰጣለሁ። ይህ ከምግብ ቤቶችም ላይ ለመብላት ውድ ነው። ወደ ገበያም ዝርዝርም ሄጄ ተስፋታችን ነገሮችም አልገዛም ባንክም አስቀምጣለሁ

የልጅነት ጊዜም ስዘክርም ደስ ይለኛል። የሀገሬም ጌት ነበረ የጓደኞቼንም ጋር እንጨትም ነበረኝ ዛፎችም ላይ እወጣ ነበርኩ። ወንዶችም ውጭም እንዋኛለን ነበር። አያቴንም ታሪኮችንም ትነገረን ነበር። ምሽትም ላይ በሰማይ ኮከቦች እንመለከት ነበር። ትምህርት ቤትም ረጅም መንገድም ነበር። እያንዳንዱ በእርሱ እንረዳለን ነገር ግን ቀላል እና ደስተኛ ጊዜ ነበር። እያንዳንዱ ጊዜ ጠፋ ነገር ግን ትዝታዎቼ ይቀራሉ። ልጁነቴም ውብ ነበርኩ ያንን ነገር መናገር እችላለሁ። እርሱንም በእናንተም አዘምናለሁ። የነገር የማድረግም ትዝታም ካለብኝ ነገም ትዝታም

ሶ ምሽትም ላይም ዜና እመለከታለሁ ምን እየተፈጠረ እንደሆነም ማወቅም እወዳለሁ። ሀገር ውስጥም እና ውጭ ዜናም ይኖራሉ። እያንዳንዱ ዜናዎችንም ደስ የሚያሰኙ መርጫለው ሁሉንም አሳዛኝ ናቸው። አየርም ሁሉም መረጃዎችንም ይሰጣሉ። የስፖርት ውጤቶችም እወዳለሁ። ጋዜጠኛውን መረጃ ያበረታቱናል እያንዳንዱ ጊዜ ኬቤተሰብ ጋር እንወያያለን። ጊዜም መመልከትም አላስፈላጊም ነው። አለም መረጃ ያስፈልጋል። ስለዚህ ያስፈልጋል ስላል ሰላሳ ደቂቃ ያህል ይወዳሉ። ከዚህም እረፍት ያደርጋሉ ሁላችሁንም ይተባበራሉ። ዜናም ይመለከታሉ መረጃም ያገኛሉ